አዎ በስራ ጊዜ እረፍት ታደርጋለህ ነው። የሚለው እና እረፍት አደርጋለሁ ምክንያቱም እረፍት ማድረግ ያው ውጤታማ ያደርጋል ነው። የሚባለው እና ውጤታማ ለመሆን ደግሞ ብዙ ጊዜ እረፍቶችን አደርጋለሁ። ስለዚህ እረፍት እወዳለሁም አደርጋለሁ። ስለዚህ አዎ ነው የኔ ምላሽ እረፍት አደርጋለሁ በስራ ጊዜ

ያ አሁን መጽሐፍ ምን ያህል ጊዜ መጽሐፍ ታነባለህ ነው የምለው እና በቀን ብናስበው እንግዲህ ቀን? አንድ ጊዜ ወይም መጽሐፉን እንግዲህ በገጹ ወሰናል አይደለ መጽሐፍ ምን ያህል ጊዜ ታነባለህ ሲባል? ትልቅ መጽሐፍ ከሆነ አንድ መጽሐፍ እንኳን የማያልቅበት ጊዜ ነው እና ያለው። ስለዚህ ስንት ጊዜ ታነባለህ? ከሆነ ያው ሁለት ጊዜ ምናምን ጠዋትና ማታ ላነብ እችላለሁ ስለዚህ እንደዛ ነው። የኔ ምላሽ

ጥራት ያለው ስራ ማቅረብ ትችላለህ? እኔ በስራዬ ጥራት ያለው ነገር ነው። ኦፈር ወይም ማቅረብ የምችለውና የምፈልገው ምክንያቱም ጥራት የሌለው ነገር ማቅረብም ሆነ እንትን ማድረግ አልችልም። ማለት እንደዛ አልፈልግም ጥራት የሌለው ነገር ሆኖ በስራዬ እንድወቀስ ስለማልፈልግ። አንድ ነገር ስሰራ ጥራት ያለው እና ሰው ወዶት ፈቅዶት ተመልሶ ደግሞ ስራዬን አድንቆ እንዲመጣ ስለምፈልግ ጥራት ያለው ስራ ነው የማቀርበው።

እሺ ጥፍርን ትቆረጣለህ ነው የምለው። እንግዲህ ጥፍር ካልተቆረጥኩማ ጥፍሬን ያው ለበሽታ ተጋላጭ እሆናለሁ። አይደለ እንደገና ደግሞ ብዙ ቆሻሻዎችን ጥፍሬ ውስጥ ማስቀመጥ ይሆናል። እና እነዛ ቆሻሻዎች ደግሞ ከምግብ ጋር በእጄ ስመገብ ምግብ ጋር ወደ ሆዴ ሊገቡ ይችላሉ እነሱ ደግሞ ጀርሞች ምናምን ናቸው እና ጤና መታወክ ሊገጥም ስለሚችል። ጥፍሬን አስተካክላለሁ ሁሌም እቆርጣለሁ። ስለዚህ አዎ እቆርጣለሁ ነው የኔ ምላሽ

እሺ በመንገድ ላይ ምግብ ትገዛለህ የሚል ርዕስ ነው? እና መንገድ ላይ ምግብ እንደማልገዛ ብዙኛው ሪከርድም ተናግሬያለሁ። እና ምግብ ምግብ መንገድ ላይ ብዙ ጊዜ እኔ አልገዛም። ምክንያቱም የሚጠበስበት የሚሰራበት ዘይት ለጤና ተስማሚ ስላልሆነ። እሱ ደግሞ ለጤናዬ አደጋ ላይ ስለሚጥለኝ እሱን መግዛት ወይም ደግሞ መመገብ አልፈልግም። እና ብዙ ጊዜ መንገድ ላይ መገብ አልገዛም